ኢሜል ዘርፈ ብዙ ጥቅም ስላለው ለምሳሌ ያህል በኢሜል መልእክት እቀበላለሁ፣ በኢሜል ገንዘብ ይላክልኛል፣ ኢሜል የተለያዩ አገልግሎቶች ስላሉት ኢሜል ብዙውን ጊዜ እጠቀማለሁ። ኢሜል ከደንብ በኢሜል ከደንበኞች እገናኛለሁ። በኢሜል ብዙ የቢዝነስ ሰዎችን አገኛለሁ። ኢሜል ዘርፈ ብዙ ጥቅም አለው። ኢሜል ኢሜል ልክ እንደሌሎች ማህበራዊ ሚዲያዎች ማለትም እንደ ቴሌግራም፣ እንደ ፌስቡክ፣ እንዲሁም ደግሞ እንደ ትዊተር፣ እንደ መልእክት እንደምላላክበት ሁሉ ኢሜልን ልክ እንደነሱ እኔም እጠቀምበታለሁ። ኢሜል ሁልጊዜም እጠቀማለሁ።